በመስመር ላይ ገዚ ነህ የሚለው? አይ በመስመር ላይ እኔ ገዚ እንኳ አይደለሁም። ከአንዳንዱ መስመር ካላቸው ሰዎች ጋር አብሬ ነው እምጠቀመው እንጂ የመስመር እንኳ ገዚም አይደለሁም። የመስመር ገዚነቱም ፈቃድም የለኝም። ገዚ ለመሆንም አቅም ስለሌለኝ ማለት ነው። ገዝም አይደለም።